የማስታውሰው አንድ መምህር አይደለም ብዙ መምህሮችን አስታውሳለሁ። እንደሚታወቀው የትምህርት ህይወታችን ከቅድመ መደበኛ ጀምሮ እስከ ዩኒቨርሲቲ ደረጃ ድረስ ነው የሚሆነው ስለዚህ በእያንዳንዱ የትምህርት ደረጃ የምናስታውሳቸው መምህራን ይኖራሉ። እኔ መጀመሪያ የማስታውሰው እንደሚታወቀው እኛ ኢትዮጵያውያን ቅድመ መደበኛ ትምህርታችንን የምንጀምረው በቄስ ትምህርት ቤት ነው። ስለዚህ ቄስ ትምህርት ቤቶች ለኢትዮጵያ የአስኮላ ትምህርት የሚያደርጉት አስተዋጽኦ በጣም ከፍተኛ ነው። ምክንያቱም እያንዳንዱን ፊደል እና እያንዳንዱን ነገር ምንማረው በቄስ ትምህርት ቤቶች ባሉ መምህራን ስለሆነ ማለት ነው። ለምሳሌ የመጀመሪያ ትምህርቴን የጀመርኩት በቄስ ትምህርት ቤት ሆኖ በየንታ ነው የንታ የንታ ነው የሚባለው የቄስ ትምህርት ቤት መምህር ስለዚህ ትምህርቶቼን የጀመርኩት በዛ ነው። ስለዚህ በቄስ ትምህርት ቤት ሀሁን እና የመሳሰሉ ትምህርቶችን ፊደል ቆጥሬ በደንብ ፊደልን ካወቅኩ በኋላ ነው ወደ መደበኛው ትምህርት የመጣሁት ማለት ነው። ስለዚህ እያንዳንዱ ነገር የጀመረው በቄስ ትምህርት ቤት ስለሆነ ከቄስ ትምህርት ቤት የማስታውሳቸው የመምህር የንታ ናቸው ማለት ነው። ወይም የቆሎ ትምህርት ቤቱ የንታ ናቸው ማለት ነው። ስለዚህ ከማስታውሳቸው መምህራን አንዱ መምህሬ ወይም የንታ የሚባሉ ናቸው ማለት ነው። ቀጥሎ በሁለተኛ ደረጃ የማስታውሰው የመጀመሪያው የትምህርት ጊዜዬ ከአንደኛ ክፍል እስከ ስምንተኛ ክፍል በምማርበት ጊዜ የሂሳብ ትምህርት ያስተምሩኝ የነበሩ መምህር ማናዬ ናቸው ማለት ነው። መምህር ማናዬ ከማስታውስበት ትልቁ ምክንያት አንደኛ ትምህርት የሚሰጡበት መንገድ በጣም ለተማሪው ምቹ ከመሆኑ ጋር ተያይዞ ከዛ ባሻገር ትምህርት መስጫ መንገዳቸው ብቻ ሳይሆን በትክክለኛ መልኩ ትምህርቱን ማይማር ሰው ካለ የሚቀጡበት መንገድ በጣም የሚያሳምንና ለእኛ እንደሚያስቡ የሚያሳይ ከመሆኑ ጋር ተያይዞ በፍጹም ልረሳችሁ አልችልም። በጣም ብዙ ጊዜ በደንብ ካስተማሩ በኋላ የሚሰጡን ጥያቄዎች ካስተማሯቸው ትምህርቶች ጋር በቀጥታ የሚገናኙና እኛንም እውቀት የሚያስጨብጡ ከመሆናቸው ጋር እና መሰረትም እንድንይዝ ከማገዛቸው ጋር ተያይዞ መምህር ማናዬን በፍጹም ከአይምሮዬ ላወጣቸውና ልረሳቸው የማልችል መምህር ናቸው ማለት ነው። ከዛ ባሻገር ሌላው የማረሳቸው በተለያዩ የእግር ኳስ ቡድኖች ውስጥ እንቅስቃሴ አድርጌያለሁ በህፃን ከህፃንነቴ ጀምሮ በእግር ኳስ አሰልጣኞች መሃል አልፌያለሁ። ለመጀመሪያ ጊዜ አእምሮዬ ውስጥ የተቀረጹትና መቼም ልረሳቸው የማልችል የእግር ኳስ አሰልጣኝ መምህሬ የነበሩትን መምህር መንገሻን አደርሳቸውም ወይም አሰልጣኝ መንገሻን አደርሳቸውም አሰልጣኝ በራሱ መምህር ስለሆነ ማለት ነው። ስለዚህ መደበኛ የሰጡኝ ስልጠናዎች ሁሉ አስታውሳችኋለሁ። ከዛ ባሻገር የእሳቸው ተጽዕኖ በእኔ ላይ አርፎ የተለያዩ ቦታዎች በእግር ኳስ በከፍተኛ ደረጃ መጫወት ችያለሁ ማለት ነው። ስለዚህ ከመምህራኖቼ መካከል ትልቅ ቦታ የምሰጣቸውና በህይወቴ ውስጥም ትልቅ አስተዋጽኦና ትልቅ ተጽዕኖ ያላቸው መምህር አንዱ መምህር መንገሻ ናቸው አሰልጣኝ መምህር መንገሻ ናቸው ማለት ነው። ስለዚህ በህይወቴ ውስጥ በጣም ብዙ መምህራን አሉ። ከነዛ ውስጥ በጣም የማስታውሳቸው ቅድም እንዳልኩት በቆሎ ትምህርት ቤት መምህር የንታን ወይም መምህሬን በሁለተኛ ደረጃ ኤለመንታሪ ትምህርት ቤት እያለሁ መምህር ማናዬን እንደገና በሶስተኛ ደረጃ ደግሞ የስፖርት መምህሬ የሆኑት መምህር መንገሻን አስታውሳለሁ ማለት ነው። ከዛ ባሻገር ከማረሳቸው መምህራን አንዱ በዩኒቨርሲቲ ደረጃ አንደርግራጁዌት ወይም ደግሞ የመጀመሪያ ዲግሪዬን በምማርበት ጊዜ የሂሳብ ትምህርት ያስተምሩኝ የነበሩ በወቅቱ በምስራቅ አፍሪካ በጣም ታዋቂ የነበሩና በብዙ ተቋማት እየተዘዋወሩ ያስተምሩ የነበሩ መምህር ነበሩ። እኒህም መምህር የሱፍ ሚባሉ ናቸው። ስለዚህ መምህር የሱፍ በጣም ጠንካራ የሆኑ መምህር ለብዙዎች አርያ መሆን የሚችሉ መምህር ከዛ ባሻገር ደግሞ በሚያስተምሩበት ጊዜ ምንም አይነት ወረቀትና የተለያዩ ማስተማሪያ እቃዎችን የማይይዙና ሁለት ወይም ሶስት ቾክ ብቻ ይዞ መጥተው በደንብ ሀሳቡን ካስረዱን በኋላ እያንዳንዱን ሀሳብ ብላክ ቦርድ ላይ አስቀምጠው ስለ ስለ ሀሳቡ ዋና ጠቃሚነት ለህይወታችን ምን እንደሚጠቅመን እያንዳንዱን ነገር ማስተማር የሚችሉ ሰውን መቅረጽ የሚችሉ ለብዙ ሰው አርያ መሆን የሚችሉ አይነት መምህር ናቸው። በዛ ምክንያት መምህር የሱፍንም የምረሳቸው መምህር አይሆኑም ማለት ነው። ሌላው የማረሳቸውና በህይወት በህይወቴ ጭንቅላቴ ውስጥ ጥሩ ነገር እንዳስቀምጥ ካደረጉኝ መምህራን አንዱ የሃይማኖት መምህር የሆኑ በዚህ ሰዓት ዶክተር ሆነዋል ፕሮፌሰር ሆነዋል በቲዎሎጂ ትምህርታቸው መድረስ ያለባቸው ቦታ ደርሰዋል። መምህር ዘበነ ይባላሉ በአሁኑ ሰዓት ዶክተር መምህር ዘበነ ይባላሉ። እሳቸው ማስታውሰው የዩኒቨርሲቲ ተማሪ እያለን ለህይወታችን መሰረታዊ የሆኑ ትምህርቶችን በማስተማር ይታወቃሉ። የተለያዩ ትልልቅ አውደ ምህረቶች ላይ በማስተማር ይታወቃሉ። በሰዎች ላይ ጤነኛ ወይም ጥሩ የሆነ አዎንታዊ የሆነ ተጽዕኖ በማድረግ ይታወሳሉ ማለት ነው። ስለዚህ በህይወቴ እኔ እማስታውሳቸው ተጽዕኖ ካደረጉብኝ መምህራን መካከል እነዚህ ናቸው

የሞባይል ዳታ በፊት እጠቀም ነበር አሁንም አልፎ አልፎ እጠቀማለሁ ብዙ ጊዜ የሞባይል ዳታ የማልጠቀምበት ምክንያት ምንድነው? የሞባይል ዳታ በተለይ በእኛ በሀገራችን በኢትዮጵያ ወጪው በጣም ከባድ ነው። ከባድ ከመሆኑ ጋር ተያይዞ በቀላሉ ገንዘቦችን ለማውጣት ያን ያክል የሚያስችለን አይነት ሁኔታ ላይ የማንሆንባቸው ጊዜዎች ይኖራሉ። ስለዚህ የሞባይል ዳታ እንዳንጠቀም ከሚያስገድዱን አንዳንድ ምክንያቶች በጣም ውድ ከመሆኑና እንደሞላን በጣም ቶሎ ቶሎ የሚጨርስ በመሆኑ ምክንያት ነው። ለምሳሌ የሞባይል ዳታ ሞልተን ዩቲዩብ ማየት እምንችል ከሆነ ወይም ደግሞ የተለያዩ የተቀረጹ ምስሎችን እምናይ ከሆነ መስመር ላይ ያሉ የተለያዩ ስልጠናዎችን እንወስዳለን ብለን እምናስብ ከሆነ ፍጆታው በጣም ከባድ ስለሚሆን ወጪያችንም በዛው መጠን ከባድ ይሆናል ስለዚህ ራሳችንን መወሰን ይጠበቅብናል ማለት ነው። የሞባይል ዳታ ሞልተን መጠቀም ከፈለግን የግድ የጽሁፍ ነገሮችን እና እንደዚህ የተለያዩ መተግበሪያዎችን ለምሳሌ እንደነ ቴሌግራም እንደነ ፌስቡክ እንደነ ቲክቶክ እና የመሳሰሉ ነገሮችን አጫጭር ቪዲዮዎችን ምናምን ልናይ እንችላለን ለነዚህ ተብሎ የተዘጋጀ የሞባይል ዳታ ስላለ ማለት ነው። ከዛ ባሻገር ግን ረዣዥም የሆኑ ቪዲዮዎችን የሆኑ የምስል የተቀረጹ ምስሎችን ማየት የምንችል ከሆነ ግን አጠቃቀማችን ትንሽ ከባድ ስለሚሆን ፍጆታውም ልክ በዛ መጠን ነው እሚሆነው ማለት ነው። ስለዚህ የሞባይል ዳታም መሙላት ትንሽ አስቸጋሪ ነው። በዚህም ምክንያት የተለያዩ ነገሮችን ካለገደብ እንደ ፍላጎቴ መጠቀም እንድችል እኔ ብዙ ጊዜ እምጠቀመው በተለይ በቤቴ አካባቢ ስሆን ወይም በመስሪያ ቦታ አካባቢ ስሆን የምጠቀመው የዋይፋይ አገልግሎትን ነው። የዋይፋይ አገልግሎት ከሞባይል ጋር ከሞባይል ዳታ ጋር ስናወዳድረው በፍጹም የሚገናኝ አይደለም። አሁን ለምሳሌ እኔ ቤቴ ዋይፋይ አስገብቻለሁ ዋይፋይ ሳስገባ በወር የምከፍለው ሳንቲም ሰባት መቶ ብር አካባቢ ነው። የሞባይል ዳታ ብጠቀም ግን ቢያንስ ቢያንስ በቀን አልተጠቀምኩም ከተባለ በተለይ እንደ ቤተሰብ ወይም ደግሞ እንደ ዋይፋይ ሞባይል ዳታ ልጠቀም ካልኩ ሃምሳ ብር አይበቃኝም ሃምሳ ብር አይበቃኝም። ማለት ደግሞ በወር የዋይፋይ ከምከፍለው በሁለት እጥፍ እና ከዛ በላይ ሊሄድ ይችላል ማለት ነው። ስለዚህ የሞባይል ዳታ እንዳልጠቀም ከሚያደርጉኝ ምክንያቶች አንዱ በጣም ውድ ከመሆኑ ጋር ተያይዞ ውድ መሆኑ ብቻ አይደለም። በነገራችን ላይ ዋይፋይ ስንጠቀም እንደፈለግን ዩቲዩብ ማየት ልንችል እንችላለን ሞባይል ዳታ ስንጠቀም ግን ቪዲዮ እንደፈለግን ሁሉ አያሳየንም እኔ ምክንያቱም ባላውቅም ከኮኔክሽኑ ወይም ደግሞ ከግንኙነቱ ጋር ያለው ወይም ከመስመሩ ጋር ያለው ችግር ምን እንደሆነ ባላውቅም አንዳንድ ጊዜ ምንም አላስጠቀምም የሚልበት ጊዜም አለ። ስለዚህ የሞባይል ዳታን እንዳልጠቀም ከሚያደርጉኝ አንዱ ምክንያት ያለው ግልጋሎት ከሚከፈለው ሳንቲም ጋር ተመጣጣኝ አለመሆኑ እንደገና ደግሞ እንደፈለግን መጠቀም እንዳንችል በማድረጉ ከዛ ባሻገር ደግሞ ያልተወሰነ የሞባይል ዳታ ሞልተን ጊዜው ከማለቁ በፊት እንደፈለግን መጠቀም ባለማስቻሉ ምክንያት ነው ማለት ነው። ሁል ጊዜ ማለቴ አይደለም ብዙ ጊዜ ግን የሚያስቸግር ነገር አለው ስለዚህ የሞባይል ዳታን እጠቀማለሁ ግን አስገዳጅ ሁኔታ ካልሆነ በስተቀር የሞባይል ዳታን መጠቀም አልፈልግም። ለምሳሌ የሞባይል ዳታን እንድትጠቀም ከሚያስገድዱኝ ምክንያቶች አንዱ በአሁን አሁን በዘመናችን በተለይ ገበያ ስንገበያይ ገንዘብ ጥሬ ገንዘብ በእጅ መስጠት ኦልሞስት እየቀረ የመጣበት ጊዜ ላይ ነው ያለነው ስለዚህ የተለያዩ አፕሊኬሽኖችን በመጠቀም ወይም ደግሞ የተለያዩ መተግበሪያዎችን በመጠቀም ክፍያዎችን መፈጸም የምንችልበት ዘመን ላይ ነው ያለነው። ስለዚህ ክፍያዎችን ለመፈጸም የግድ የሞባይል ዳታ መሙላት ያስፈልገናል ወይም ደግሞ የኢንተርኔት ግንኙነት ያስፈልገናል ማለት ነው። ስለዚህ እነዛን ግንኙነቶች ለማግኘት የግድ ሞባይል ዳታ መሙላት ያስፈልገናል ስለዚህ ገበያ በምሆንበት ሰዓት የዋይፋይ አገልግሎት የሌለበት ቦታ ልንሆን ስለምንችል ያለኝ አማራጭ ምንድነው? የሚሆነው ሞባይል ዳታ ሞልቼ ከዛ በኋላ በሞባይል ዳታው አማካኝነት መጠቀም ያለብኝን መተግበሪያ ተጠቅሜ የገዛሁት ለገዛሁት ነገር ክፍያ መፈጸም ነው ማለት ነው። አለበለዚያ ግን ባንክ ሄጄ ገንዘብ ማውጣት ምን ማለት የተለያዩ እንግሊቶች ለእንግሊቶች ሊዳርገኝ ይችላል ማለት ነው። ስለዚህ ሞባይል ዳታ እጠቀማለሁ ግን የምጠቀምባቸውን ጊዜዎች ወስኜ ነው የምጠቀመው ማለት ነው። ለምንድነው ያንን የማደርገው አንደኛ ወጪው በጣም ብዙ ስለሆነ በሁለተኛ ደረጃ ደግሞ ከወጪው ባሻገር የሚሰጠው ግልጋሎት በጣም ደካማ ስለሆነ መገልገል በምፈልግበት መጠን ስለማያገለግለኝ ማለት ነው። ከዛ ባሻገር ከዋይፋይ ጋር ስናወዳድራቸው ሞባይል ዳታ እና ዋይፋይ እኩል የሚሄዱ ነገሮች አይደሉም። እንደፈለግን ዩቲዩብ ቪዲዎችን ማየት ልንችል እንችላለን ሞባይል ዳታ ስንጠቀም ግን ቪዲዮ እንደፈለግን ሁሉ አያሳየንም። እኔ ምክንያቱም ባላውቅም ከኮኔክሽኑ ወይም ደግሞ ከግንኙነቱ ጋር ያለው ወይም ከመስመሩ ጋር ያለው ችግር ምን እንደሆነ ባላውቅም አንዳንድ ጊዜ ምንም አላስጠቀምም እሚልበት ጊዜም አለ ስለዚህ የዋይፋይ ትልቁ ችግር አካባቢን ይወስናል ከሆነ ሬዲየስ ከወጣን ወይም ከሆነ ዲያሜትድ ከወጣን ግልጋሎት አይሰጠንም። ሞባይል ዳታ ግን ተንቀሳቃሽ ስለሆነ የትም ቦታ መጠቀም እንችላለን ያ ነው ጥቅሜታው እንጂ። ሞባይል ዳታ እጠቀማለሁ ብጠቀምም ግን የተወሰኑ ሰዓታት ብቻ ነው የምጠቀመው

አስተያየት መቀበል በጣም የግድ አስፈላጊ ነገር ከመሆኑ ጋር ተያይዞ የግድ ሁላችንም መውደድ ያለብን ጉዳይ ነው። ስለዚህ አስተያየት እቀበላለሁ ከምቀበላቸው አስተያየቶች ግን ብዙ ጊዜ ገንቢ የሆኑ አስተያየቶችን እመርጣለሁ። ስለዚህ ከአስተያየቶች መካከል ለምሳሌ በስራ ዙሪያ የሚሰጡ አስተያየቶች አሉ። ሳምንቱን ስራ ከሰራን በኋላ ለምሳሌ በሳምንቱ መጨረሻ የሚደረጉ ግምገማዎች ይኖራሉ። በእነዚህ ግምገማዎች አማካኝነት የሚሰጡ አስተያየቶችን በትክክል ሙሉ በሙሉ ነው የምወስደው ምክንያቱም አስተያየቶችን የምንቀበልና ተግባራዊ የምናደርጋቸው ከሆነ። ጥቅማቸው በጣም ከፍተኛ ስለሆነ አስተያየቶቹን መቀበል ላይ ጠንካራ የሆነ ጎን አለኝ። ምክንያቱም እኔ አስተያየቶችን ሰዎች ሲሰጡኝ የምመለከትበት መንገድ በአንድ በኩል አይደለም። ከዚያ አኳያ የምቀበላቸው ወይም ደግሞ ያን አስተያየት በመቀበል የማገኛቸው ብዙ አይነት ጥቅሞች ስለሚኖሩ እነዚህን ጥቅሞች ለማግኘት ስለምፈልግ እነዚህን አስተያየቶች ከመቀበል ወደኋላ አልልም። ስለዚህ አስተያየት መቀበል በጣም ገንቢ ነገር ስለሆነ አስፈላጊ ነው ስለዚህ መቀበል ግድ ይለኛል ማለት ነው። ይሄ ብቻ አይደለም አስተያየትን ከመቀበል የምናገኛቸው ጥቅሞች ብዙ ጊዜ ራሳችንን ለማሳደግም ከምንጠቀምባቸው ምክንያቶች አንድ ነው አንዱ ነው። ብዙ ጊዜ አስተያየት የሚቀበሉ ሰዎች ህይወታቸው የተሻለ ነው የሚሆነው። አልያ ግን አስተያየቶችን ማንቀበል ከሆነና በአስተያየቶች ላይ የማንደገፍ ከሆነ ሁልጊዜም አንድ አይነት ሰዎች ነው የምንሆነው ለውጥ አይኖረንም። ስለዚህ አስተያየት መቀበል የግድ መውደድ ያለብን አይነት ሁኔታ ላይ ነው ያለነው ማለት ነው። ስለዚህ እኔ ብዙ ጊዜ አስተያየቶችን እቀበላለሁ ከአስተያየቶች የምወስዳቸው ጥሩ ነገሮች አሉ ከአስተያየቶች ላይ የማስተካክላቸው ብዙ ጥሩ ነገሮች አሉ። በአስተያየቶች አማካኝነት ደግሞ ራሴን ማጠነክርባቸው ነገሮች አሉ አንዳንድ ጊዜ አሉታዊ የሆኑ አስተያየቶች ይመጣሉ አዎንታዊ የሆኑ አስተያየቶችን መቀበል ግድ ይላል ምክንያቱም እኛንም ስለሚጠቅሙን ማለት ነው። ነገር ግን አሉታዊ የሆኑ ብዙ አስተያየቶች አሉ አሉታዊ የሆኑ አስተያየቶች ማለት የኛን ደካማ ጎን የሚያሳዩም ቢሆኑም ግን እኛን ለመጉዳት የሚደረጉ አስተያየቶች አሉ። ስለዚህ እነዚያን አስተያየቶች ለመቀበል ዝግጁ መሆን አለብን ብዬ አላምንም ምክንያቱም እኛን የሚጎዱን ከሆነ ከእኛ በላይ የሆነን ነገር መተው ነው የሚያስፈልገው ብዬ ነው የማምነው። ስለዚህ አዎንታዊ የሆኑ አስተያየቶችን ሁሉንም መውሰድ ግድ ይለናል ምክንያቱም ሰዎች እኛን እንጠቅማለን ብለው የሚያደርጉት ነገር ስለሆነ አሉታዊ የሆኑ አስተያየቶችን ደግሞ ወደ ጎን እንተዋቸዋለን ማለት ነው። ስለዚህ አዎንታዊ የሆነ አስተያየቶችን እንወስዳለን አሉታዊ ከሆኑ አስተያየቶች ደግሞ እኛ እንዳአተረጓጎማችን በጥሩም መልኩ ተርጉመንም ሊሆን ይችላል። ወደ ጥሩ አስተያየት ልንለውጣቸው እንችላለን ስለዚህ ሰዎች የሚያዩበትን አንግል ማየት ለእኛ አስፈላጊና ጠቃሚ ነገር ነው ብዬ አምናለሁ። ስለዚህ ካሉት አስተያየቶች ውስጥ ጥሩዎቹን መርጠን በመውሰድ ልንጠቀምባቸው እንችላለን ማለት ነው። ስለዚህ እኔ ብዙ ጊዜ አስተያየት መቀበል በጣም ነው የምወደው የምወድበት ትልቁ ምክንያት ደግሞ ከአስተያየቶች የምናገኛቸው ጥቅሞች ከፍተኛ ስለሆኑ ማለት ነው። ለምሳሌ አንድ ሰው ይሄን ማስተካከል አለብህ ካለ ለምንድነው? ይሄንን እንዳስተካክል የነገረኝ የሚለው ነገር ወይም የሚለው ጥያቄ ወደ ጭንቅላቴ ይመጣል ስለዚህ ያንን ነገር በመቀበል ያን ያችግር በእውነት በትክክል አለብኝ ወይ የሚለውን ራሴን እመረምራለሁ ማለት ነው። ራሴን ከመረመርኩ በኋላ በእውነት ያችግር እኔ ላይ ያለ ከሆነ እነዚያን ችግሮች አስተካክዬ በሚቀጥለው ሌላ አዲስ ሰው የተሻሻለ ሰው አድርጌ ራሴን ማስቀመጥ እችላለሁ ማለት ነው። ስለዚህ አስተያየቶችን መቀበል በጣም ጠቃሚ ነገር ከመሆኑ ጋር ተያይዞ ለስራም የሚጠቅመን ለራሳችን ለግል ህይወትም ለማደግ የሚጠቅመን ስለሆነ እሱን ለማድረግ ራሴን አዘጋጃለሁ ማለት ነው

ወደ ተለያዩ ቦታዎች ተጉዤ አቃለሁ እ ከተጓዝኩባቸው ቦታዎች መካከል እ በተለይ ኢትዮጵያ እ ውስጥ ታሪካዊ የሆኑ ቦታዎችን ለማየት ሞክሬያለሁ እ ከእነዚህ መካከል እ እነ ላሊበላ አሉ እ ላሊበላም በርግጥ እ ወደፊት የመጓዝ እቅድ እንጂ እ እስካሁን ድረስ እ ያንን ቦታ ተጉዤ ለማየት አልበቃሁም ነገር ግን እ ከማየት ከምፈልጋቸው ቦታዎች መካከል ላሊበላን ገለጽኩ እንጂ ያየኋቸው ቦታዎች ደግሞ አሉ እ ለምሳሌ የፋሲል የፋሲልን ግንብ እ ጎንደር እ ፋሲል ወይም ፋሲለደስ ግንብ የሚባለውን እ ለማየት ወይም እ እሱን ለማየት ጉዞ አድርጌያለሁ እ ሌላው እ የተለያዩ ቦታዎችን ለማየት ብቻ ሳይሆን በስራ እ ምክንያት ወይም በስራ አማካኝነት የተለያዩ ቦታዎች ተጉዣለሁ እ ለምሳሌ እ በስራ አማካኝነት እ ወደ ባህር ዳር ተጉዤ አቃለሁ። ባህር ዳር እንደሚታወቀው በጣም የምትናፍቅ እና እ ውድ የሆነች ቆንጆ የሆነች ከተማ እ ናት። ከተማዋን እንድትወደድ ካደረጋት ምክንያት አንዱ እ የጣና ሀይቅ ነው እ ባህርዳር እ የአየር እ ንብረቷ በጣም ሞቃት ነው። ሞቃት መሆኑ ብቻ ሳይሆን የወባም እ ወረርሽኝ በጣም የም የተስፋፋባት ወይም የሚንሰራፋባት አይነት ሀገር ናት። ከዛ ባሻገር ከተማዋን ውብ እንድትሆን ካረጓት ምክንያቶች አ አንዱ የዘንባባ ዛፎቿ ናቸው በየመንገዱ የዘንባባ ዛፎች አሏት። ከዛ ባሻገር ባህርዳርን ሌላው እንድትወደድ ከሚረጋት አንዱ ትልቁ እ አለም አቀፋዊ የሆነ ይዘቷ የሃይቋ ነው። ጣና ሀይቅ እንደሚታወቀው በጣም የታወቀ በአለም ደረጃ የታወቀ ትልቅ ሀይቅ ነው እ። ይሄ እ ሀይቅ በባህር ዳር ከተማ የሚያልፍ ስለሆነ ወይም ባህር ዳር ከተማ ላይ የም የከተመ ስለሆነ እ ብዙ ሰዎች እ ጣና ሀይቅን መጎብኘት ሲፈልጉ እ ከውብዋ ባህር ዳር። ሳይጠፉ ወይም ወደ ውብዋ ባህር ዳር ሄደው እ እዛ የሚጎበኙበት ጊዜ አለ እ ጣና ሀይቅ በጣም ሲያዩት በእይታ ደረጃ በጣም ደስ ይላል ጣና ሀይቅ በመኖሩ ምክንያት እ እዛ አካባቢ የሚኖረው የአየር ንብረት በጣም ነፋሻማ ነው። ደስ የሚል ነገር አለው። ስለዚህ እ ሰዎች ባህርዳርን ለመዝናናት ቢመርጡ እ በጣም ቆንጆ ነው ብዬ አስባለሁ ስለዚህ እኔ ከሀገር ውስጥ ጉዞ እ ካደረኩባቸው ቦታዎች መካከል አንዱ እ ወደ ባህር ዳር ያደረኩት ጉዞ የሚታወስ ነው ማለት ነው። ከዛ ሌላ እ በው አሁንም ከሀገራችን ከኢትዮጵያ እ ከተሞች ጉዞ አድርጌ ያየኋቸው ካየኋቸው ከተሞች መካከል አንዱ እ የሀረር ከተማ ናት እ። የሀረር ከተማ እንደሚታወቀው በጣም እ ጥንታዊ ከተማ ናት እ። ግንቦች አሏት እ መግቢያ በሮች አሏት ወደ አምስት መግቢያ በሮች አሏት እ እንደገና ጀጎል በሚባለው አካባቢዋ ትታወቃለች እ በጥልፍልፍ የተሰሩ እ በ እ እእ ቀድሞ ጊዜ በተሰሩ አይነት ስታይሎች የተ የተዘጋጁ ቤቶች አሉ እ ወይም መተላለፊያ መንገዶች ቀጫጭን መተላለፊያ መንገዶች አሉ። እ ሀረርን እንድትመረጥና እ አካባቢውን እንድንጎበኝ ከሚያደርጉን ምክንያቶች አንዱ የጆጎል ግንቧ ነው። ከጀጎል ግንብ ባሻገር ደግሞ ህዝቡ በጣም ፍቅር ነው እ ካለው አብረን እንብላ ከሌለው ያለህን አምጣ አብረን እንብላ የሚል አይነት ሰው ነው የፍቅር ሰው ሰዎች ያሉበት አካባቢ ነው እ። ሁሉም ሰው ሄዶ ራሱን መቀየር የሚችልበት ቦታ ነው እ። ከዛ ባሻገር እ ሀረር ከተማን እንድትወደድ ከሚያደርጓት አንዱ ምክንያት ደግሞ የሁሉም አይነት ብሄር ብሄረሰቦች የሚኖሩባት እ ሁሉም እዛ ሄዶ እ ራሱን ለመለወጥ እ ደፋ ቀና ብሎ ራሱን በቀላሉ መለወጥ የሚችልበት አይነት አካባቢ ነው። ከዛ ባሻገር እ ጫት በጣም የሚዘወትርበት ሀገር ነው ለምሳሌ እ አንድ ሰው እ ከሆነ አካባቢ ወደዛ አካባቢ ቢሄድ ልክ እ እንደ ጥሩ ነገር ወይም እንደ ትልቅ ጥሎሽ እ የሚቀርብለት ነገር እ የጫት ምርት ነው። ስለዚህ እ ከሚቀርቡ እ ነገሮች አንዱ ጫት ነው ማለት ነው ወይም ደግሞ እንደ ትልቅ ከሚታዩ ነገሮች አንዱ ጫት ነው ስለዚህ የጫት ምርት እ በሃይለኛው በዙሪያው እንደሚኖር እ ያስታውቃል ማለት ነው። ከዛ ባሻገር እ ባህርዳርን እና ሀረርን ከመጎብኘት ባሻገር እ አዲስ አበባን እ ብዙ ቦታዋን በደንብ ለማየት ሞክሬያለሁ። አዲስ አበባ ማለት የሀገራችን የኢትዮጵያ ዋና ከተማ ናት። ስለዚህ አዲስ አበባን የምጎበኝባቸው አጋጣሚዎችም አግኝቻለሁ እ ስለዚህ አዲስ አበባን እ ለመጎብኘት ተጉዤ አውቃለሁ ማለት ነው። እ ከዛ ባሻገር እ አዲስ አበባን እንድንጎበኛት ከሚያደርጉን እ ነገሮች መካከል አንደኛ የአፍሪካ ህብረት እ መቀመጫ በመሆኗ ነው። እ በሁለተኛ ደረጃ ደግሞ የእ የተለያዩ እ እንደ አንበሳ ግቢ የመሰሉ ሊጎበኙ የሚችሉ ቦታዎች አሏት እ እንደዚሁም አቀማመጧን በጣም ደስ የሚልና የአየር ንብረቷም ተስማሚ ነው እ። እንደ አጠቃላይ ብዙ ቦታዎች ጉዞ አድርጌያለሁ። እ ጉዞ ካረኩባቸው ሀገሮች መካከል እ ቅድም እንዳልኩት የፋሲለደስ ግንብን አይቻለሁ። እ ሀረርን ጎብኝቻለሁ እ ባህርዳርን ጎብኝቻለሁ ወይም ጉዞ አድርጌያለሁ ወደ ባህርዳር ጉዞ አድርጌያለሁ ወደ ሀረር ጉዞ አድርጌያለሁ ወደ አዲስ አበባ ጉዞ አድርጌያለሁ። እ እንዲሁም የተለያዩ የሀገራችን ክፍሎችን ለማየት ጉዞ አድርጌያለሁ

ምግብ ለሌሎች ሰዎች ማካፈል እወዳለሁ። ምክንያቱም ምግብ ማካፈል ለሌሎች ምግብ ማካፈል በጣም አስፈላጊ ነገር ነው። እንደሚታወቀው አሁን የኑሮ ሁኔታው ትንሽ ከባድ ነው የሚሆነው በጣም ብዙ ሰው ሳይበላ የሚተኛባቸው ጊዜዎች ብዙ ናቸው። ያ ደግሞ ተፈጥሮአዊ የሆኑ ችግሮችን እንደሚያመጣ ግልጽ ነው። ይሄንን ስል ግን ሳልወድ ዝም ብዬ ነው የምሰጣቸው ለማለት አይደለም። በግዴታ ነው የምሰጣቸው ለማለት አይደለም ወድጄ ፈቅጄ ነው የማደርገው ግን። አንድ ሰው ራሱ ምግብ እየበላ ጎረቤቱ ችግር ላይ የሚወድቅ ከሆነ ነገ ከነገ ወዲያ ተቻችሎ ተከባብሮ ምንም አይነት ችግር ሳይፈጠር ለመኖር በጣም ይቸገራል። ስለዚህ ሁላችንም ምግብን ተካፍለን መብላት ላይ ትኩረት እናደርጋለን። በተለይ ኢትዮጵያዊ ስንሆን ደግሞ ተካፍሎ መብላት በጣም ትልቅ ትርጉም አለው። ምክንያቱም ኢትዮጵያውያን የመረዳዳት ባህላችን በአለም ደረጃ የታወቀ ነው ብሉልን ጠጡልን የምንል ነን። ሲተርፈን በጋራ መብላት መረዳዳት የቸገረውን ሰው ማየት ላይ ትኩረት እናደርጋለን። ለምሳሌ እንደ ምሳሌ ማንሳት የምንችለው ሃይማኖታዊ በሆነ መንገድ። ተማሪ ወይም የቆሎ ተማሪ የምንላቸው አሉ። እነዚህ የቆሎ ተማሪዎች እቤታችን መጥተው በእንተ ማርያም ብለው ይለምናሉ። በእንተ ማርያም ብለው ሲለምኑ እቤቱ ምግብ ያለው ሰው ወይም ቁራሽ ያለው ሰው ለእነዚህ ሰዎች ይሰጣቸዋል። ለእነዚህ ሰዎች በሚሰጥበት ጊዜ ግን ተገዶ ወይም ደግሞ መስጠት ስላለበት ሳይሆን ተካፍሎ መብላትን የለመደ ማህበረሰቡ ውስጥ ስለምንኖር ነው። ስለዚህ ምግብን ለሌሎች ማካፈል በጣም ነው የምወደው። ከምወድባቸው ምክንያቶች አንዱ መስጠት በጣም የሚያስደስት ነገር ስለሆነ ነው። አንድ ሰው ለሌሎች መስጠት በጣም የሚያስደስተውና የሚያረካው ነገር ከመሆኑ ጋር ተያይዞ። በመስጠት ዙሪያ ወይም ደግሞ ለሌሎች በማካፈል በተለይ በተለይ ምግብ ሲሆን ደግሞ ምግብን በማካፈል ዙሪያ የሚገኘውን እርካታ የሰጠ ሰው ነው የሚያውቀው ስለዚህ። እኛ ኢትዮጵያውያን ደግሞ ብዙ ጊዜ ያለንን ነገር ለሰዎች በማካፈል የሌሎችን እርካታ በማየት መደሰትና ራሳችንን ማስደሰትን እናውቅበታለን። ስለዚህ ምግብን ከሌሎች ጋር ተካፍለን መብላት ልምዳችንና ተፈጥሮአችን ማንነታችን ኢትዮጵያዊነታችን ነው ማለት ነው። ስለዚህ ማንኛውም ሰው በተለይ ኢትዮጵያ ውስጥ ማንኛውም ሰው ካለው ለራሱ ሁለት ካለው አንዱን ለራሱ ወስዶ ሌላኛውን በአካባቢው ላለው ሰው ለቸገረው ሰው ያካፍላል ማለት ነው። ስለዚህ እኔም ምግብን ለሌሎች ማካፈል በጣም ነው የምወደው። ለዚህ ማሳያም ይሁን ለምሳሌ በበዓላት ለምሳሌ ፋሲካ ሲሆን እንቁጣጣሽ ሲሆን ገና ሲሆን እና የመሳሰሉት በዓላት ሲሆኑ ራሴ ከምበላው ባሻገር ለሌሎችም በዓሉን በዓል እንዲመስላቸው ከእኔ ጋር ተካፍለው መብላት እንዲችሉ ደስተኛ እንዲሆኑ ለነሱ በመስጠቴ ምክንያት እኔም ደስተኛ እንድሆን። ምግብን ማካፈል እወዳለሁ ስለዚህ ብዙ ጊዜ ለብዙ ሰዎች ለቸገራቸው ሰዎች ያለኝን አካፍዬ ተካፍዬ ነው የምበላው ማለት ነው። ስለዚህ ምግብን ለሌሎች ማካፈል ብዙ ጥሩ የሆነ ስሜትን የሚፈጥር ደስታን የሚፈጥር እርካታን የሚፈጥር ለሌሎች በመድረሳችን ደስተኛ እንድንሆን ከሚያደርጉን ነገሮች አንዱና ትልቁ ነገር ነው ማለት ነው። ስለዚህ ምግብን ለሌሎች ማካፈል በጣም ነው የምወደው። ምክንያቱም እኔ ተርፎኛል ማለት ባይሆን እንኳን ለሌሎች ከምንሰጥበት ጊዜ ከሚሰማን እርካታ ወይም ከሚሰማን ደስታ ለመካፈል ይረዳኛል ማለት ነው። ሌላው ምግብን ተካፍዬ ነው የምበለው ከሚያስብለኝ አንድ ትልቁ ምክንያት በተለይ ወጣት ባለሁበት ወይም ደግሞ ትንሽ ባለሁበት ጊዜ እኔ እኔ ቤቴ ያለኝን ነገር ለጓደኛዬ አካፍለዋለሁ ጓደኛው ደግሞ ጓደኛዬ ደግሞ እሱ ቤቱ ያለውን ነገር ለኔ ያካፍለኛል። ስለዚህ ምግብ ተሰጣጥተን ወይም ደግሞ እኔ ለሱ ሰጥቼው እሱ ለኔ ሰጥቶኝ ነው አብረን ያደግነው ማለት ነው። ስለዚህ ይሄ የሚያሳየው ማህበረሰቡ እርስ በእርስ ተደጋግፎና ተሳስቦ እንደሚኖር ነው። ሌላው ደግሞ ያደኩበት ማህበረሰብ። እኛ ቤት ወጥ ካለ ደረቅ እንጀራ ያለው ሰው እኛ ቤት መጥቶ ወጥ አስደርጎ ምግቡን ይበላል። እኔም ደግሞ ሌላ ሰው ቤት እንጀራ ካለ ያንን እንጀራ አምጥቼ ከእኛ ቤት ወጥ አስደርጌ ልበላ እችላለሁ ማለት ነው። ይሄ የሚያሳየው ምግብን ጓደኛ ከጓደኛ ጎረቤት ከጎረቤት አካባቢ ከአካባቢ ጋር ተካፍለን ተሳስበን እንደምንበላ ነው የሚያሳየው ማለት ነው። ለምሳሌ አንድ ቤት ከሆነ ቦታ በቆሎ እሸት ይዞ ቢመጡ። ብቻቸውን አይበሉም ምክንያቱም እኛ ጋር በቆሎ እሸት የማይኖር ከሆነ። ምንድነው? የምናደርገው በጋራ የሆነ ቦታ ይጠበስና ሁላችንም እይሰባበርን እየተካፈልን ነው የምንበላው ማለት ነው። እና ይሄ የሚያሳየው ኢትዮጵያዊነታችንን ነው ማለት ነው። ስለዚህ ምግብን ለሌሎች ማካፈል እኔም እወዳለሁ የኔም ጎረቤት ምግብን ለሌሎች ማካፈል ይወዳል ስለዚህ ይሄ የማንነታችን እና የኢትዮጵያዊነታችን መገለጫ ነው። ስለዚህ ምግብን ለሌሎች ማካፈል በጣም ነው የምወደው

እሳት ማንደድ እችላለሁ እሳት ከማነድባቸው ምክንያቶች አንዱ ብዙ ጊዜ የኤሌክትሪክ ልክ እንደ ነዳጅ ወይም ደግሞ የተለያዩ ምግቦችን ወይም የተለያዩ ስራዎችን ለመስራት የምትጠቀመው የኤሌክትሪክ ሀይል ነው። ነገር ግን ብዙ ጊዜ በሀገራችን የኤሌክትሪክ ሀይሎች ይቋረጣሉ ስለዚህ ሁል ጊዜም የኤሌክትሪክ ሀይል መጠቀም እንዳንችል የምንሆንባቸው ጊዜዎች ብዙ ናቸው። ስለዚህ እሳት ለማንደድ የግድ ግዴታ የሚሆንባቸው ጊዜዎች አሉ። ስለዚህ እሳት ማንደድ እንዲችል ካደረጉኝ ምክንያቶች አንዱ የኤሌክትሪክ መቋረጥ ነው ማለት ነው። እሳትም በብዙ አይነት መልኩ ላነድ እችላለሁ ለምሳሌ። ከሰል ማቀጣጠል ልፈልግ እችላለሁ በከሰል ምግቤን ለማዘጋጀት የተለያዩ ነገሮችን ለማብሰል እና የተለያዩ ተግባራትን ለማከናወን ለምሳሌ ካውያ ሊሆን ይችላል። በእጅ የሚሰሩ ወይም በከሰል ሀይል የሚሰሩ ካውያዎች አሉ እነዛን ለመስራት እሳት ማቀጣጠልን ልመርጥ እችላለሁ። ከሰልም ማቀጣጠል ልመርጥ እችላለሁ ስለዚህ ከሰልም እንደ አንድ እሳት የሚቆጠር ስለሆነ ከሰል ማቀጣጠል ነው። ብዙ ጊዜ የሚቀናኝ ወይም ደግሞ የተለያዩ ተግባራቶችን ለማከናወን የሚያግዘኝ ስለዚህ እሳት አቀጣጥላለሁ ማለት ነው። ብዙ ጊዜ ኤሌክትሪካሊ ሲጠፋ ምግብ ለማዘጋጀት እሳት አቀጣጥላለሁ። እሳት ሳቀጣጥል መጀመሪያ የምጠቀመው ትንንሽ ቀጫጭን ስንጥሮችን በመጠቀም በክብሪት እነዛ እንጨቶች ከሰሉ ላይ እንዲነዱ አደረግና ልክ መንደድ ሲጀምሩ ማራገብ እጀምራለሁ ማለት ነው። ሳራግበው የእሳቱ ነበልባል ከሰሉን ስለሚያገኘው ከሰሉን የማቀጣጥል ነገር ይኖራል ስለዚህ አንዷ ከስል ከተያዘች በኋላ ሌሎቹን ለማያያዝ ማራገብ ነው የሚያስፈልገው ከዛ በኋላ ሁሉም ይቀጣጠላል ማለት ነው። ስለዚህ እሳት ማንደድ እችላለሁ ወይም ደግሞ እሳት ማቀጣጠል እችላለሁ ማለት ነው። ከሰል አቀጣጠልኩ ማለት ከሰሉን ለማቀጣጠል የተለያዩ መንገዶችን ተጠቅሜ እሳት ስለማቀጣጥል ወይም ደግሞ ስለማነድ ከሰሉን ማቀጣጠል እችላለሁ ማለት ነው። ከዛ ባሻገር እሳት ሌላ ምናቀጣጥልባቸው ምክንያቶች ይኖራሉ ብዙ ጊዜ እሳት ስለ ስለማንደድ የምናወራ ከሆነ እንጨት አብሮት ይኖራል ስለዚህ በእንጨት አማካኝነት ወይም እንጨት በመጠቀም እሳት እናነዳለን ማለት ነው። ቅድም እንዳልኩት የኤሌክትሪክ ፍጆታችን ወይ በጣም ከባድ ይሆንና ለክፍያ የምንቸገር ከሆነ ወይም ደግሞ የኤሌክትሪክ ሀይል እየተቆራረጠ የሚያስቸግረን ከሆነ የግድ እሳት ማንደድ ያስፈልገናል ስለዚህ እንጨት በመጠቀም እሳት እናነዳለን ማለት ነው። ያ ብቻ አይደለም የኤሌክትሪክ ሀይል ቢኖር እንኳን እሳት እንድናነድ የሚያስገደን አንዳንድ አጋጣሚ አለ። ለምሳሌ ከባባድ የሆኑ ስራዎችን በምንሰራባቸው ጊዜዎች ለምሳሌ እንደ ምሳሌ ምንወስደው ዶሮ ቆት በሚቆላበት ጊዜ የኤሌክትሪክ ሀይልን ተጠቅሞ ለመቁላት መሞከር ትንሽ ከባድ ነው የሚሆነው አንደኛ ከባድ የሆነ ጭስ ይኖረዋል ቤት ውስጥ የሚከናወን ተግባር አይደለም። በሁለተኛ ደረጃ በአንድ ጊዜ የሚቆላው መጠን በጣም ብዙ ስለሚሆን የግድ ውጪ ላይ ወይም ባዶ ሜዳ ላይ ትልልቅ ሶስት ጉልቻ የድንጋይ ጉልቻዎች ካደረግን በኋላ በመካከል እንጨትና የተለያዩ ማቀጣጠያ ወይም ደግሞ ማንደጃ ነገሮችን በመጠቀም ጋዝ ሊሆን ይችላል እነሱን በማድረግ እንጨቱ ላይ እሳት እናነዳለን ማለት ነው። ወይም እሳት አነዳለሁ ማለት ነው ስለዚህ እንጨቱ በደንብ ከነደደ በኋላ ላዩ ላይ ብረት ምጣድ በማድረግ መቁላት የምፈልገውን ነገር ልቆላ እችላለሁ ማለት ነው። ደረቆት ሊሆን ይችላል ብዙ ጊዜ እንደዚህ የጋራ መኖሪያ ቤቶች ስንኖር እንደዚህ ዶሮ ቆት ሊሆን ይችላል ወይ አተር ሊሆን ይችላል ሌሎችም ተግባራትን ልናከናውን እንችላለን ማለት ነው። ስለዚህ እሳትን ለማንደድ የግድ እንጨት ያስፈልገናል የግድ እንዲያነድልን የተለያዩ ነገሮች ለማንደጃም የሚጠቅሙ ነገሮችን እንጠቀማለን ለምሳሌ አንዳንዶች ጭሱ ማይከብዳቸው ከሆነ ላስቲክ ሊጠቀሙ ይችላሉ ለማንደጃ አንዳንዶች ደግሞ ጋዝ ሊጠቀሙ ይችላሉ። ሌሎቹ ደግሞ ሌሎች ማንደጃ መንገዶችን ሊጠቀሙ ይችላሉ ስለዚህ እሳት ማንደድ እችላለሁ። ከማንደድባቸው ምክንያቶች ደግሞ ትልልቅና ከባባድ የሆኑ ነገሮችን በማከናውንበት ሰዓት የግድ እንጨት እና ማንደጃዎቹን በመጠቀም እሳት ላነድ ይችላሉ ማለት ነው። ስለዚህ እሳት የማንደድ ዝንባሌው አለኝ ስለዚህ እሳት ለማንደድ የተለያዩ ነገሮችን እንደምትጠቀም ገልጫለሁ። ከዛ ባሻገር እሳት እንድናነድ ከሚያስገድዱን ምክንያቶች አንዱ ለምሳሌ ቤታችን ውስጥ የተለያዩ ቦታዎች ሰንደል እና ጭሳጭስ የመሳሰሉ ወይም ደግሞ እነ እጣን የመሳሰሉ ነገሮችን ማጨስ ሊጠበቅብን ይችላል። በመደበኛው ላንጠቀምባቸው የምንችላቸው ነገሮች ቢሆኑም ወይም ደግሞ በኤሌክትሪክ ሀይል የማንጠቀምባቸው ነገሮች ቢሆኑም ነገር ግን አንዳንዴ መጥፎ ሽታዎች እና የተለያዩ ነገሮች ቤታችን በሚኖሩበት ሰዓት ለምሳሌ ዝንብ በሚኖሩበት ሰዓት ቤታችን ውስጥ ጭስ ማጨስ ሊያስፈልገን ይችላል። ስለዚህ ጭስ ከማጨሳችን በፊት እሳቱን ማንደድ የግድ ይለናል ማለት ነው። ስለዚህ እኔ በጣም ብዙ ጊዜ እሳት አንድጄ አውቃለሁ ማንደድም እችላለሁ። ወደፊትም እንዳነድ የሚያስገድዱኝ ጉዳዮች ካሉ እሳት አነዳለሁ

በልጅነቴ በጣም ብዙ ጨዋታዎችን እወድ ነበር። ከእነዚህም ጨዋታዎች የመጀመሪያው እግር ኳስ ጨዋታ ነው። እንደሚታወቀው በልጅነታችን ቡድኖችን በመስራት በተለያዩ ቡድኖች ውስጥ በመሳተፍ የሰፈሮች የሰፈር የእግር ኳስ ውድድሮችን እናካሂድ ነበር። በዚህም አማካኝነት ብዙ ልጆች የእግር ኳስ ፍላጎታችን በጣም ከፍተኛ ነበር። ለዛ ነው በተለያዩ የእግር ኳስ ቡድኖች ውስጥ እየሰለጠንኩ በተለያዩ አሰልጣኞች ውስጥ እየሰለጠንኩ ያለፍኩት ማለት ነው። ስለዚህ በልጅነቴ ከምወዳቸው ጨዋታዎች ውስጥ አንዱና ትልቁ እግር ኳስ ነበር ማለት ነው። እግር ኳስ የሚሰጠኝን አይነት ደስታ ለእግር ኳስ ያለኝን ያክል ፍላጎት ለእግር ኳስ ጨዋታ ያለኝን አይነት ዝንባሌ ለየትኛውም አይነት ነገር አልነበረኝም። ያ ማለት ግን ሌሎች ጨዋታዎችን አልጫወትም ማለት አይደለም። ብዙ ልክ እንደማንኛውም ህፃን ወይም ልጅ ብዙ አይነት ጨዋታዎችን እመርጥ ነበር ብዙ አይነት ጨዋታዎችን እጫወት ነበር። ከሁሉም ጨዋታዎች አብልጬ እወደው የነበረው ጨዋታ ግን እግር ኳስ ነበር ከዛ ባሻገር በጣም ከሚያስደስቱኝ ጨዋታዎች አንዱ አባሮሽ የሚባለው ጨዋታ ነበር። እንደሚታወቀው አባሮሽ የሚባለው ጨዋታ አንዱ ተባራሪ አንዱ አባራሪ ይሆናል ወይም ደግሞ በልጅነታችን ከሰጠነው ስያሜ አንዱ ሌባና ፖሊስ የሚባለው ማለት ነው። እንደ ሌባ የሚሰየመው የሚያመልጠው ወይም የሚሮጠው ነው። እንደ ፖሊስ የሚሰየመው ደግሞ የሚያሳድደው ወይም ደግሞ ለመያዝ የሚሞክረው ነው ማለት ነው። ስለዚህ አንድ አንዱ ግሩፕ ሌባ ይሆናል አንዱ ግሩፕ ደግሞ ፖሊስ ይሆንና አንዱ ግሩፕ ይሮጣል አንዱ ግሩፕ ያሳድዳል ማለት ነው። ስለዚህ ልክ የማሳድደውን ሰው ነካሁት ማለት ያዝኩት ማለት ነው ይቆማል ማለት ነው። ስለዚህ ሁሉንም የምናባርራቸውን ልጆች ነክተን ስንጨርስ አሸናፊ ሆንን ማለት ነው። ስለዚህ በቀጣዩ ዙር ደግሞ እኛ ተባራሪ እነሱ አባራሪ ይሆናሉ ማለት ነው። ስለዚህ እንደዚህ አይነት ጨዋታዎችን እጫወት ነበር። ስለዚህ ከሁሉም አይነት ስፖርቶች ወይም ከሁሉም አይነት ጨዋታዎች በጣም የምወደው እግር ኳስ ነው። እንዲሁም ደግሞ ከሁሉም አይነት ጨዋታዎች ከእግር ኳስ ቀጥሎ የምወደው አባሮሽ የሚባለውን ጨዋታ ነው። ሌሎችም ቁጭ ብለን የምንጫወታቸው ብዙ አይነት ጨዋታዎች ነበሩ በልጅነት። ለምሳሌ ጨረቃ በሚሆንበት ሰዓት ምሽት ላይ የድንጋይ ካቦች ወይም አጥር አካባቢ ያሉ መቀመጫዎችን ተጠቅመን ቁጭ እንልና ከመካከላችን አንዱ ተረት ያወራናል ማለት ነው። ስለዚህ ተረቱን በጥሞና እንሰማና ከዛ በኋላ በተረቱ ከተደሰትን ሁላችንም እናጨበጭብለታለን። በተረቱ ደግሞ ያን ያክል ደስተኛ ካልሆንን የተሻለ ተረት የሚያወራ ሰው ደግሞ ቀጣዩን ተረት ያወራል ማለት ነው። ተረት ብቻ አይደለም ከዛ በተጨማሪ እንቆቅልሽና የመሳሰሉ ጨዋታዎችን እንጫወታለን። እንካ ሰላምትያ አይነት ጨዋታዎችን እንጫወታለን ማለት ነው። ይሄ ብቻ አይደለም ዲሞ የሚባል ሌላ ጨዋታ ደግሞ አለ። ዲሞ የሚባለው ጨዋታ ምን አይነት ጨዋታ ነው ለምሳሌ ቆርኪዎችን እንሰበስብና ቆርኪዎችን እንደረድራቸዋለን። ደርድረን ራቅ ብለን ወደ ሶስት ወይም አራት እርምጃ ርቀት ላይ ሆነን በድንጋይ ማነው በጨርቅ ኳስ ቀስ አድርገን ቆርኪዎቹን እንበትንና እንሮጣለን። ሁላችንም የበታኙ አባላት በሙሉ እንሮጣለን ማለት ነው። ከዛ በኋላ የዛኛው ግሩፕ ወይም የተቃራኒው አባላት ሰብሰብ ብለው እየተቀባበሉ ኳሱን እኛ ባለንበት አቅጣጫ ሁሉ እየሄዱ ለመምታት ይሞክራሉ ማለት ነው። ስለዚህ ልክ እነሱ መተው እኛን ከጨረሱ ጨረሱ፤ ካልጨረሱ ግን እነሱ ኳሱን በሚወረውሩበት ሰዓት ወይም ኳሱ ሩቅ በሚሆንበት ሰዓት፤ እኛ ቆርኪዎቹን መልሰን ደርድረን የምንጨርስ ከሆነ ሳንመታ ደርድረን የምንጨርስ ከሆነ፤ የጨዋታው አሸናፊኛ ሆንን አሁንም ቆርኪ በታኝ እኛ እንሆናለን ማለት ነው። ይሄንን ጨዋታ ነው ዲሞ የምንለው ማለት ነው። ስለዚህ እንደዚህ አይነት የዲሞ ጨዋታዎችን እንጫወት ነበር። ሌላው ደግሞ የሃቴ ሃቴ ወይም ደግሞ ሰኞ ማክሰኞ የሚባለው ጨዋታ ነው ይሄ በሁሉም ኢትዮጵያዊ ልጆች ዘንድ ሁሉም ሰው ተጫውቶ ያለፈው ነው። እንደ አካባቢና እንደየሁኔታው የተለያየ አይነት ስያሜ ይኖረዋል። ስለዚህ ከእነዚህ ይሄ ጨዋታ እንዴት ነው የምንጫወተው ከአንድ ቤት እስከ ሰባት ቤት ድረስ እንዲኖረው አድርገን በአራት ማዕዘን የተገናኙ መስመሮችን በማስመር ሰኞ ማክሰኞ እሮብ ሀሙስ አርብ እና ቅዳሜን እሁድን የሚወክሉ ቤቶችን እናዘጋጃለን። ከዛ በኋላ ጠፍጣፋ ድንጋዮችን ከመጀመሪያው ቤት ጀምሮ እየጣልን እስከመጨረሻው ቤት ድረስ እንዲደርሱና እናደርጋለን ማለት ነው። መስመር ሳይነካ በዛ አይነት መልኩ ከጨረስን ፊታችንን እንዞርና ወደኋላ በመወርወር ቤት እንገዛለን ማለት ነው። ወይም የራሳችንን ቤት እንገዛለን ወይ ሰኞን ወይ ማክሰኞን ወይ ሮቡን አንዱን ቤት እንገዛለን ማለት ነው ሳናይ ወደኋላ ዞረን። ይሄ አንዱ ጨዋታ ነው ማለት ነው። ስለዚህ እኔ በልጅነቴ በጣም ከምወዳቸው ጨዋታዎች አንዱ እግር ኳስ ነው። ሁለተኛው ደግሞ አባሮሽ ነው። ሶስተኛው ደግሞ ሰኞ ማክሰ

በሁሉም ቀኖች ወደ ገበያ እሄዳለሁ በሁሉም ቀኖች ወደ ገበያ እሄዳለሁ ስል የተለያዩ ነገሮችን ለመግዛት ስለሆነ ሁሉንም ነገር በአንድ ጊዜ መግዛት ስለማይቻል እንደየሁኔታው በሁሉም ቀኖች ወደ ገበያ እሄዳለሁ ማለት ነው። ለምሳሌ ዛሬ ቤት ውስጥ ያለው የንጽህና መጠበቂያ ወይም ሳሙና ወይም ፈሳሽ ሳሙና ሊሆን ይችላል ጠጣር ሳሙና ወይም ደግሞ ሌሎች የንጽህና መጠበቂያ እቃዎች ለምሳሌ ለህፃናት እንደ ዳይፐር እንደ የተለያዩ የንጽህና መጠበቂያ እቃዎችን መግዛት ሲያስፈልግ ዛሬ ልክ ስታዘዝ ወይም ከቤት ግዛ ስባል ወይም እንደሚያስፈልግ ሲነገረኝ ወደ ገበያ ልሄድ እችላልው ማለት ነው። የግድ እነዛ ነገሮች ዛሬ ላይ ተገዝተው ማደር ያለባቸው ወይም ደግሞ ተገዝተው ለግልጋሎቱ መብቃት ያለባቸው ስለሆነ ዛሬ ልክ እንደዚህ አይነት እቃዎችን ልገዛ ወይም ደግሞ ወደ ገበያ ልሄድ እችላለሁ ማለት ነው። በነገራችን ላይ ገበያ የምሄደው ሁል ጊዜ ለመግዛት ብቻ ሳይሆን አንዳንድ ጊዜ የገበያ ጥናትም አደርጋለሁ። ለምሳሌ ባለፈው ወር ላይ የገዛኋቸው እቃዎች ባሉበት ነው ያሉት ወይስ ጨምረዋል የሚለውን ነገር ለማወቅ አካባቢያዊ ጥናት ወይም ደግሞ የገበያ ጥናት ለማድረግ ወደ ገበያ ልሄድ እችላለሁ። ከዛ ባሻገር ወደ ገበያ የምሄድባቸው ጊዜያት ቅድም እንዳልኩት በየትኛውም ቀን በየትኛውም አጋጣሚ ሊሆን ይችላል። ስለዚህ ገበያ ከምሄድባቸው አንዱና ትልቁ ምክንያት አስቤዛ ለማድረግ ነው። ብዙ ጊዜ በመሰረታዊነት ገበያ የምሄደው ሁል ጊዜም ሁልጊዜም ምናልባት ሁልጊዜም ከ በሳምንቱ መጨረሻ እሁድ ሊሆን ይችላል። ስለዚህ ገበያ ሁልጊዜም በሳምንቱ መጨረሻ እሁድ ላይ ሄጄ እረፍትም ስለሆንኩ ነገሮችን ገዛዝቼ የምመጣባቸው ጊዜዎች አሉ። ለእያንዳንዱ ለምገዛው ነገር የራሱ የሆነ ደንበኛ ስላለኝ እዛው ገበያ መሃል ደንበኛ ስላለኝ በየጊዜው ወደ ገበያ መሄድ ይጠበቅብኛል። ግን አንዳንድ ጊዜ እኔ ገበያ የማልሄድባቸው ቀኖች ይኖራሉ የጊዜ ጥረት ሲኖረኝ ሲኖርብኝ እነዛን ደንበኞቼን ደውልላቸውና እንደዚህ አይነት እቃ ስለምፈልግ ላክልኝ እለዋለሁ ማለት ነው። ስለዚህ በባጃጅ ወይም ደግሞ በትራንስፖርት አገልግሎት ልገዛ የፈለኩትን እቃ ይልክልኛል ማለት ነው። ስለዚህ ገበያ መሄድ አንዳንድ ጊዜ ላይጠበቅብኝ ይችላል ግን ብዙ ጊዜ ገበያ እሄዳለሁ በሁሉም ቀኖች ገበያ እሄዳለሁ ብዬ ብናገር ማጋነን አይሆንም። ለምሳሌ ገበያ እንድሄድ በየቀኑ ገበያ እንድሄድ ከሚያስገድዱኝ ጉዳዮች አንዱ ብዙ ጊዜ ቡና በተደጋጋሚ እገዛለሁ ጨው በተደጋጋሚ እገዛለሁ ስኳር ቶሎ ቶሎ የሚያልቅ ነገር ስለሆነ በተደጋጋሚ እገዛለሁ እና የመሳሰሉትን ነገሮች ለመግዛት የግድ ወደ ገበያ እሄዳለሁ ማለት ነው። ሌላው በየቀኑ ወደ ገበያ እንድሄድ ከሚያስገድዱኝ ምክንያቶች አንዱ በትኩስነታቸው መበላት ያለባቸው ነገሮች ሲኖሩ ነው። ለምሳሌ እንደነ ጎመን እንደ ጥቅል ጎመን እንደ ካሮት እንደ ቀይ ስር እንደ ሀበሻ ጎመን እንደ ቲማቲም ያሉ ምግቦች ወዲያውኑ እንደተገዙ መመገብ ስለሚኖርብን እና ወስደን አሳድረን አውለን የማንመገባቸው ነገሮች ስለሆኑ እንደዚህ አይነት ነገሮችን መግዛት በሚጠበቅብኝ ጊዜ ወደ ገበያ እሄዳለሁ ማለት ነው። ስለዚህ በሁሉም ቀኖች ወደ ገበያ እሄዳለሁ እንደውም በቀን ከአንድ ጊዜ በላይ ወደ ገበያ የምሄድባቸው ጊዜዎች ሊፈጠሩ ይችላሉ ማለት ነው። ሌላው ለልጆቼ በተለይ ህፃን ልጅ አለኝ ለትንሹ ልጄ መግዛት የሚገባኝ ነገሮች ይኖራሉ ለምሳሌ ፍራፍሬዎችን መግዛት ሊያስፈልገኝ ይችላል። እንደነ ሙዝ እንደነ ብርቱካን እንደነ አቡካዶ እንደነ ማንጎ እና የመሳሰሉ ምግቦችን መግዛት ግድ ሊለኝ ይችላል። ስለዚህ እነዚህ ደግሞ አንድ ጊዜ ከተገዙ በኋላ የሚያድሩ የሚውሉ ሳይሆኑ በእለቱ መጠቀም የሚገባን አይነት ነገሮች ናቸው። ስለዚህ የእነዚህን ግልጋሎት ለማግኘት እና ጥቅማቸውንም በትክክል ለማግኘት ያለን አማራጭ በየጊዜው መግዛት ነው ወይም በየቀኑ መግዛት ነው። ለዛ ነው ከመሬት ተነስቼ አይደለም ገበያ በየቀኑ ወይም ሁል ጊዜ እሄዳለሁ የምለው ግብይት በየቀኑ አለ በነገራችን ላይ ስለዚህ ግብይት በየቀኑ ካለ ሻጭና ገዢ አለህ ማለት ነው። ስለዚህ እኔ ልገዛ ብዙ ጊዜ ወደዛ ስሄድ የሚሸጥልኝ ሰው ካለ ግብይት አለ ማለት ነው። ስለዚህ ለምን ከረሜላስ አይሆንም ወይም ደግሞ ለምን ማስቲካስ አይሆንም? ለምንስ ጥቃቅን ነገሮች አይሆንም የትኛውንም ነገር ለመግዛት በአንድ ቀን ውስጥ ገበያ መሄድ አይቀርም። ወይም ወደ ገበያ ውስጥ መግባቴ አይቀርም። ስለዚህ ሁል ጊዜም ገበያ እሄዳለሁ ማለት ነው። ስለዚህ ለየትኛው ጊዜ እንደምሄድ የሆነ ሰው እኔን ቢጠይቀኝ ምላሽ የሚሆነው በየትኛውም ቀን ገበያ እሄዳለሁ ነው የሚሆነው ማለት ነው። ምክንያቱም አንድም ነገር ይሁን ሁለት ነገር በቀን ውስጥ ገበያ ሄጄ የሆነ ነገር ሳልገዛ ስለማልውል በሁሉም ቀኖች ገበያ እሄዳለሁ እንደ አጠቃላይ ግን ጠርቀም አድርጌ ነገሮችን ገዝቼ የምመጣው እሁድ እሁድ ነው ማለት ነው። ስለዚህ ሁሌም ገበያ

ቀለል ያለ አይነት አለባበስ እወዳለሁ። ቀለል ያለ አይነት አለባበስ ስል የማያጨናንቅ በቀላሉ እንድንቀሳቀስ የሚያደርገኝ በየትም ቦታ ትኩረት እንዳልስብ የሚያደርገኝ። በከለሩም እንደገናም ደግሞ ሲለበስ ቀላል የሆነ ለሰው ልጅ ምቹ የሆነ አለባበስን እመርታጣለሁ። ለምሳሌ ወደ ስራ ቦታ ሲሄድ መልበስ የምወደው ቲሸርት በ ጂንስ ሱሪ ሊሆን ይችላል ይሄ ቀለል ያለ አይነት አለባበስ ነው። የትኛውንም ስራ ለማከናወን የሚያስችል ነው ዝቅ ቀና ብለን መንቀሳቀስ እንድንችል የሚያደርገን ስለሆነ። ከምወዳቸው አለባበሶች መካከል አንዱ ቀለል ያለ አይነት አለባበስ ይበልጥ ደግሞ ቲሸርት በጅንስ የሆነ አለባበስ በጣም እወዳለሁ። ነገር ግን አንዳንድ ጊዜ እኔ ይህንን አለባበስ ልውደድ እንጂ ሰዎች ዘንድ ስንታይ የበለጠ የተሻለ አመለካከት ለኛ እንዲኖራቸው የሚያደርጉ አለባበሶች አሉ። ለምሳሌ በእኛ ሀገር የሚታወቀው የአለባበስ አይነት ሱፍ ነው። ሱፍ የምንለብስ ከሆነ የበለጠ ተወዳጅ እንድንሆን የበለጠ ከበድ ብለን እንድንታይና የበለጠ ሰዎች እንዲያከብሩን የሚያስችል አይነት አለባበስ ነው። ብዙ ጊዜ በርግጥ የፀጉር ስታይላችን እና የተለያዩ ነገሮች ይወስኑታል የጫማ አለባበሳችን የከረባታችን እና ሌሎቹም ነገሮች ይወስኑታል። ቢሆንም ግን ይህንም አለባበስ በጣም እወደዋለሁ ለሁል ጊዜ ማዘውተር ባልወድም ለአንዳንድ ዝግጅቶች ይሄን አለባበስ እመርጣለሁ። ለምሳሌ ይህን አለባበስ የምወድበት አንዱ ትልቁ ምክንያት። ለምሳሌ ትልልቅ ድርጅቶች ውስጥ ለሆነ ስራ ጉዳይ በሚሄድበት ጊዜ ሊሆን ይችላል እንደገና ደግሞ የተማሪዎች የምርምር ውጤት በሚያቀርቡበት ጊዜ እዚያ ፕሮግራም ላይ ለመገኘት የሚያስፈልግ አይነት አለባበስ ነው። ሱፍ ከሱፍ ጨርቅ የሚሰፋ ኮትና ሱሪ ሆኖ ከውስጥ ሰደርያና ነጭ ሸሚዝ ወይም ደግሞ የትኛውም አይነት ጥሩ የሆነ ሸሚዝ ከልብሱ ከለር ጋር የሚሄድ ንጹህ የሆነ ጥሩ የሆነ ሸሚዝ ከእሱ ጋር የሚለበስ ነው። ስለዚህ ሱፍ መልበስ በጣም ነው የምወደው ግን ሁልጊዜ ማዘውተር ሳይሆን አስፈላጊ ለሆኑ ጊዜያት ብቻ ሱፍ እለብሳለሁ ማለት ነው። ስለዚህ ሱፍ መልበስ በጣም ያስደስተኛል እንደገና ከዚያ ባሻገር የምወደው የልብስ አይነት ደግሞ ቱታ ነው። ቱታ ማለት በተለይ ቅዳሜና እሁድ ቱታን መልበስ አዘወትራለሁ ምክንያቱም አንደኛ ቀለል ያለ ነው ሁለተኛ ለአለባበስ ምቹ ነው በሶስተኛ ደረጃ ነጻነት ይሰጣል። በአራተኛ ደረጃ ደግሞ ከሌሎች ልብሶች ጋር ሲወዳደር ሰላም እንዲሰማንና እረፍት እንዲሰማን የእረፍት ጊዜያችንን እንድናጣጥም በቀላሉ የሚያግዘን ስለሆነ። እንደዚህ አይነት የቱታ ልብሶችን መልበስ እወዳለሁ። የቱታ ልብስ ስንል ሙሉ ልብስ ማለት ነው ያ ማለት። እንደ ሱሪ አይነት ያለውም ከላይም ደግሞ እንደ ጃኬት አይነት ያለው የገጠመ ማለት ነው የገጠመ ልብስ መልበስ እወዳለሁ። ከዚያ ባሻገር በብርድ ሰዓት የምለብሳቸው ልብሶች ደግሞ አሉ እነዚህ ከሀር የተሰሩ ሙቀት የሚሰጡ አይነት ልብሶችን በጣም ነው የምወደው። በተለይ ፈር ያላቸው አይነት ልብሶችን በጣም ነው የምወደው። ስለዚህ እነዚህ ልብሶችም ያስደስቱኛል በርግጥ ቅድም ካልኩት ነገር ጋር ትንሽ የሚጋጭ ነገር አላቸው ምክንያቱም በባህሪዬ ቀለል ያለ አይነት አለባበስ ነው የምወደው። ቅድም እንዳልኩት ሸሚዝ በጅንስ ወይም ደግሞ ቲሸርት በጅንስ ወይም መሰል አይነት ልብሶችን ወይም ከጨርቅ ሱፍ ላይሆን ይችላል ከጨርቅ የተሰሩ ሚሳሳቡ ሰውነት ላይ ጫና የማያመጡ ከሰውነት ጋር ጠጋ ያላሉ ዘና ያሉ አይነት ልብሶችን መልበስ እወዳለሁ። ከዚያ ባሻገር መልበስ በጣም ከምወዳቸው ልብሶች መካከል እረፍት በሆንኩባቸው በተለይ በሳምንቱ መጨረሻ ቅድም እንዳልኩት ቱታ መልበስ እወዳለሁ ብልም ከዚህ በተጨማሪ እንደነ ቁምጣ አይነት ልብሶችን መልበስ እወዳለሁ። ከላይ ደግሞ እንደ ማልያ አይነት ልብሶችን ለብሼ የእረፍት ጊዜን በዚያ መልኩ ማሳለፍ እወዳለሁ። ስለዚህ ልብሶችን የምመርጠው ሁሉንም አይነት ልብሶች እወዳለሁ ግን ልብሶችን የምመርጠው እንደየሁኔታቸው ነው ማለት ነው። ስለዚህ በእረፍት ሰዓት የምለብሰው ልብስ በስራ ሰዓት ከምለብሰው ልብስ ጋር የሚያገናኘው ነገር የለም። ስለዚህ በእረፍት ሰዓት የሚለብሱ ልብሶች እና በስራ ሰዓት የሚለብሱ ልብሶች ይለያያሉ ነገር ግን ሁሉንም እንደየጊዜው ሁኔታ ስለሆነ የምንመርጣቸው ሁሉንም ልብሶች እወዳቸዋለሁ ማለት ነው። ከዚያ ባሻገር በስራ ላይ ስንሆን ለምሳሌ በጽዳት ላይ በምንሆንበት ጊዜ የምንለብሳቸው ልብሶች አሉ። እንደ ቱታ አይነት ልብሶች ስለዚህ እንደየሁኔታው የምንለብሳቸው ልብሶች አሉ። ግን እንደ መደበኛ ስለብሰው ደስ የሚለኝ አይነት ልብስ ቅድም እንዳልኩት ቀለል ያለ አይነት ልብስ ነው የምወደው። ለኔ ቀለል ያለ ልብስ ማለት ደግሞ ከታች እንደ ጨርቅ ሱሪ ወይም ደግሞ የጅንስ ሱሪ አይነት ነገር ሆኖ ከላይ ቲሸርት ወይም ሸሚዝ